ጾም አዎ እጾማለሁ። እኔ ሙስሊም ነኝ ስለዚህ በአንድ አመት ውስጥ ለአንድ ወር ግዴታ ጾም እጾማለሁ። በጾም ጊዜ ብዙ ጊዜ ስጋ እጠቀማለሁ። እንቁላልም እጠቀማለሁ። ምክንያቱም በሙስልሞች ጾም ስጋና እንቁላል የተፈቀደ ነው። እና እኔ ደግሞ ጾም በየአመቱ አንዳንድ ወር ሁል ጊዜ እጾማለሁ።